ሰላም ጤና ይስጥልኝ እንዴት አረፈዳችሁ? ባህላዊ ልብሶችን ትለብሳለህ ብለህ ለጠየቅከኝ ጥያቄ አዎ ባህላዊ ልብሶችን እለብሳለሁኝ ምክንያቱም ብዙ ጊዜ ባህላዊ ልብሶች የሚለበሱበት ሰአቶች አሉ ማለት ነው። ስለዚህ እነዛን ባህላዊ ልብሶች ለመልበስ ስለምፈልግ እና ብዙ ጊዜ ባህላዊ ልብሶችን እለብሳለሁ ማለት ነው። ያው ማንኛውም ሰው እንደሚያደርገው የበአል ለምሳሌ የዘመን መለወጫ በዓሎች የአዲስ አመት በዓሎች ሲመጡ በዛም በዛም ጊዜ የ ባህላዊ ልብሶችን እጠቀማለሁ ማለት ነው። ባህላዊ ልብሶችን እለብሳለሁኝ እና ሁላችንም በተቻለን አቅም ባህላዊ ልብሶችን ያለንን በቃለ ሚያስፈልጉን ነገሮች ባህላዊ ልብሶችን መልበስ አለብን እላለሁኝ ሁላችንም እና እኔ ብዙ ጊዜ ባህላዊ ልብሶችን በመልበስ እታውቃለሁ ማለት ነው። ለምሳሌ እናቶች የሚለብሷቸው ባህላዊ ልብሶች አሉ ለምሳሌ ጥልፍ የሚባሉ የሀበሻ ቀሚሶች እንደዛ እንደዛ አይነት ነገሮች በቃ የሆነ የበአል ልብሶች አሉ። አይደለም በዓል ላይ የሚለበሱ ልብሶች እነሱን አሁን ለምሳሌ ብዙ ጊዜ ከበዓል የሚሆን ጭንቆች ናቸው። የሀበሻ ቀሚሶች አሁን እናቴ በጣም ነው የሚያምርባት ልብስ ነው ያበሻ ቀሚሶች አሉ እነዚህ ጥልፍ ምናምን የሚባለው የሀበሻ ቀሚሶች ማለት ነው በጣም በጣም የምትወዳቸው ልብሶች ናቸው እነሱን ትለብሳለች። እንደውም ፋዘር ደግሞ አለ እንደዚህ የባህር ልብስ ተብሎ የሚለበሱ ጋቢዎች ኩታ ምናምን ነገሮች አሉ እነሱን እለብሳለሁኝ እኔም እለብሳለሁ ፋዘርም ይለብሳል። በቃ አብዛኛው ሰው ለምሳሌ እኛ ጋር የአዲስ አመት መስከረም አንድ ቀን ላይ ዘመን ስንለውጥ አዲስ አመት በዓል ላይ ያኔ በቃ የሚለበሰው ባህላዊ ልብሶች ናቸው በቃ ባህላችን ነው። ዝናችን ነው ይባላል አሁን ኢትዮጵያ ላይ ደግሞ በጣም ብዙ ባህሎች አሉ። ኦሮሚያ ክልል ስትል የራሱ የሆነ ባህል አለው አማራ ክልል ስትል ራሱ የሆነ ባህል አለው። እንደውም ጉራጌ ክልል ሲዳማ ክልል ስትሄድ የራሳቸው ባህል አላቸው የራሳቸው የሆነ የዘመን መለውጫ ባህል አላቸው በዛን ጊዜ የሚለብሱት ባህላዊ ልብሶች ነው ወንድም አፋር ስትሄድ ትግራይ ስትሄድ በቃ ወደ ውስጥ ገባ ገባ ስትል ወሎ ራሱ የሆነ ባህል አለው። ጎጃም የራሱ የሆነ ባህል አለው ጎንደር የራሱ ባህል አለው በዚያን ጊዜ የሚለብሷቸው ባህላዊ ልብሶች በቃ በጣም የተለያዩ ናቸው። ያው ባህል ደግሞ ያንዲት ሀገር በቃ ቅርስ ነው በጣም ደስ ደስ የሚል ባህሎች አሉ። እና እነዛ በዓሎችን ላይ የሚለበሱ ልብሶች አሉ። እኛም በቃ በአዲስ አመት ላይ የምንለሳቸው በጣም ደስ እና ፉ የሚሉ የሚሉ ባህላዊ ልብሶች አሉ ከጓደኞች ለመዝናናት ሁላችንም የባህላዊ ልብሶቻችንን ስንለብስ በቃ በጣም የሆነ ደስ የሚል በቃ ደስ ደስ የሚሉ ልብሶች አሉ እነሱን እንለብሳለን ማለት ነው። በጣም የሚገራረሙ ልብሶች አሉ ለምሳሌ አሁን ኦሮሚያ ክልል ፊቼ ጨምበላላ በሚባለው ሰዓት ላይ የሚለበሱ ባህላዊ ልብሶች በቃ በጣም ደስ የሚሉ ነገሮች ናቸው ማለት ነው። አፋርም ላይ እንደዚህ እጅ ላይ ምናምን ነገር አድርጎ የሚለብሱት ባህላዊ ልብስ በጣም ነው የሚገርም ነው እንደውም። ሲዳማ ክልል ላይ አሁን ፍቼ ጨምበላላ ነው የሚባል ነገር ባህል አለ ኢሬቻ ምናምን ኦሮሚያ ክልል እንደዚህ አይነት ነገሮች አሉ በዛን ጊዜ የሚለበሱ ባህላዊ ልብሶች በቃ በጣም አሪፍ ናቸው ደስ የሚሉ ናቸው ማለት ነው። እና ለማንኛውም የኢትዮጵያ ህዝብ ደስ የሚልና የሚወደድ የራሱ የሆነ ባህል አለው። እኔ አሁን የምፈልገው ነገር ሁሉንም አይነት ባህላዊ ነገሮችና የባህላዊ ልብሶች ባያቸውና ብገዛቸው እድሉን አግኝቼ ብተጠቀማቸው በጣም ደስ ይለኛል ምክንያቱም ያው የኢትዮጵያ በዓል ስለሆነ የኔ በዓል ናቸው ማለት ነው። አንድ ሰው የኔ በዓል ነው የሌላ ክልል በዓል የራሴ በዓል ነው እንዲህ አድርጎ ማየት በዛ አይነት ስሜት አይተን በቃ ብዝሃነትን በጥቅም ላይ መሆን አለብን ማለት ነው። ያው ብዝሃነት ይጎዳል ማለት ሳይሆን የሚጠቅም ይጠቅማል። ብዙነታችንን ነው የሚያሳየው ግን በብዙነት ውስጥ አንድነት አለ አንድነታችንን ስናደርስ ስናቀናቸጀው ደግሞ ጥሩ ነገር ላይ መድረስ ስለምንችል ስለዚህ በጣም ብዙ ደስ ደስ የሚሉ ባህላዊ ልብሶች አሉ። ከነዛ ውስጥም እኛ በአዲስ አመት መስከረም አንድ ቀን የምናከብረው ጊዜ በዛን ጊዜ ደስ ደስ የሚሉ ባህላዊ ልብሶችን እንለብሳለን ማለት ነው። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት አረፈዳችሁ ቀዝቃዛ የአየር ሁኔታ ትወዳለህ ወይ ብለህ ለጠየቅሽኝ ጥያቄ አዎ ቀዘቃዛ የአየር ሁኔታዎችን እወዳለሁ። ብዙ የአየር ሁኔታዎች ላይ የምጠላ ነገር አይደለሁም። በተለይ አሁን ቀዝቃዛ ቦታዎችን ቀዝቃዛ የአየር ሁኔታዎችን የምወድበት አጋጣሚ አለ ሙቀት የሚፈለግበት ሁኔታ አለ ግን ቀዝቃዝ ያሉ ቦታዎች ላይ የሚመረጡበት ሁኔታ አለ አሁን ለምሳሌ ያለሁበት ቦታ ሀዋሳ ነው ሀዋሳ ዩኒቨርሲቲ ላይ ነው ያለው እና ትንሽ ሞቅ ይላል አየሩ ትንሽ የአየር ሁኔታው ሞቅ ያለ ነው እና ብዙ የሙቀቱ የሚጣላ ባይሆንም ሰባት ሰዓት እስከ አስር ሰዓት ጀምሮ ከስድስት ሰዓት እስከ አስር ሰዓት ያለው ፀሀይ ግን በጣም አስቸጋሪ ፀሀይ ነው ማለት ነው። በዛም ጊዜ ግን ቀዝቃዛ የአየር ሁኔታ በጣም በጣም አስፈላጊ ነገር ነው እና በዛን ጊዜ ቀዝቃዛ ቦታዎችን እፈልጋለሁኝ። ቀዝቃዛ አየር ሁኔታዎች ላይ እየፈለኩኝ ተቀመጨ ሪላክስ ራይ ፍሪሽ አደርጋለሁ ራሴን እዝናናለሁ ማለት ነው በቃ ለመሆን አይደለም ጥሩ ደስ የሚል ይሰማል ማለት ነው ስለዚህ ቀዝቃዛ ቦታዎች ላይ መጠቀም መቀመጥ አሪፍ ነው ቀዝቃዛ የአየር የሆነ ሁኔታዎችንም እፈልጋለሁ ማለት ነው። ያው ማንኛውም ሰው እኔ ብቻ ሳይሆን አብዛኛው ሰው ከፀሀይ ላይ ከዋለ ቀዝቃዛ የአየር ሁኔታዎችን ቀዝቃዛ የአየር ቦታዎችን ሁኔታ ቦታዎችን ይፈልጋል ማለት ነው ምክንያቱም ብዙ ጊዜ እንደሚታወቀው ቀዝቃዛ አየር ሁኔታዎች ሙቀት ከቆየህ ቀዝቃዛ የአየር ሁኔታ ያስፈልጋል ማለት ነው ሙቀት ላይ ቀዝቃዛ ላይ ከሆንክ ደግሞ ሙቀት ያስፈልጋል ማለት ነው እና ቀዝቃዛ የአየር ሁኔታዎችን ብዙ ጊዜ እጠቀማለሁ ማለት ነው ሁላችንም ቀዝቃዛ የሆኑ ሁኔታዎችን ብንጠቀም ብዬ እመክራለሁኝ የቀዝቃዛ የአየር ሁኔታ ለመጠቀም ጥላ ቦታዎች ላይ መሄድ አሁን ጥሩ ነው እንዲሁም ደግሞ አለ አይደለም መዝናኛ ፓርኮች ላይ እዛ ላይ እዛ ላይ አሁን ለምሳሌ ጥላዎች አሉ ራሳቸውን የቻሉ የሆነውን ቀዝቀዝ ያሉ ቦታዎች አሉ እና አንደዚ አይነት ነገሮች ስለሚኖሩ ቀዝቃዛ የአየር ሁኔታዎች መጠቀም እንችላለን እኔ ደግሞ ቀዝቃዛ የአየር ንብረቶችን እወዳለሁኝ ማለት ነው ግን የመጣሁበት ሀገር ወሎ ብዙ ሙቅ የሚባል አይደለም ቀዝቃዛ ነው ቀዝቀዝ ያለ እየር ሁኔታ ነው የመጣሁት ግን ቅዝቃዜ በጣም ሲቀዘቅም አያስጠላል ግን አንዳንዴ ሙቀት ላይ ቆይተህ የሰፈለግ አእምሮህ ለራሱ ይፈልጋል ማለት ነው ሰውነትም ይፈልጋል ፈልገኀው የምትሄደው ማለት ነው እሱን ነገር ስለዚህ ቀዝቃዛ የአየር ሁኔታዎች መፈለግ ጥሩ ነው ቀዝቃዛ የአየር ሁኔታዎች ላይ እየሄድኩኝ አለፋለሁ ራሴን ሪፍሬሽ አደርጋለሁ እዝናናለሁኝ ማለት ነው። አሁን በተለይ ጓዳኞች ጋር ኳስ ከተጫወትን በኋላ ሸዋር ከወሰድን በኋላ ቀዝቃዛ የአየር ሁኔታዎች ላይ ፈለግን እናደርግና ጥላዎች ላይ ቁጭ ብለን በቃ የምናወራቸው ወረዎች ቀልዶች መቼም የማልረሳቸው ጫዋታዎች አሉ ማለት ነው ከነዛ ውስጥ ለምሳሌ ወደ ቀዝቃዛ ቦታ ካርታዎችን የምንጫወት ሰአቶች አሉ ሙቀት ሲያስቸግረን እና ደግሞ እንዳንድ የተለያዩ የሆነ እንደ አማ ጨዋታዎች አሉ እና ቼዝ ጨዋታዎች አሉ እነዛን ጨዋታዎች ቀዝቅዝ ያለ ቦታ ላይ ሆነን ነው እና የምናጨዋታቸው ማለት ነው እና በጣም ቀዝቃዛ የአየር ሁኔታ እወዳለሁኝ ማለት ነው በቃ ደስ እያለህ በተለይ ኳስ ለመጫወት ከፈለክ ቀዝቃዛ የአየር ሁኔታ ያስፈልግሃል ጧት ላይ ተነስተን ኳስ እንጫወታለን ምክንያቱም ቅዝቃዜ ስለሆነ አየሩ የአየሩ ሁኔታ ቀዝቀዝ ያለ ስለሆነ ብዙ አያልበንም፤ ቶሎ አይደክመንም፤ ለዛ ለዛ ሲባል ቀዝቀዝ ያሉ የአየር ሁኔታዎችን እመርጣለሁኝ ማለት ነው። ያው እኔ ብቻ ሳይሆን ጓደኞችም እንደዚህ አይነት ቦታ ስለሚመርጡ ጠዋት ጠዋት ኳስ አስራ ሁለት ሰዓት እንነሳና እስከ ቁርስ ድረስ ብዙ ጊዜ ኳስ እንጫወታለን ማለት ነው። ያው ለአካል ብቃት እንቅስቃሴ መሯሯጡ ጥሩ ነው ጥሩ ነው በሚል እንጫወታለን። እና ቀዝቃዛ የአየር ሁኔታዎችን ለእነዚህ ጉዳዮች እና ተጨማሪ በጣም ብዙ አይነት ነገሮች አስፈላጊ የሚሆንባቸው ጉዳዮች ስላሉ እነዚህ ለእነዚህ ጉዳዮች ላይ እመርጣቸዋለሁ። ማለት ነው ቀዝቃዛ ቦታዎችን በተለይ አሁን በቃ ኳስ ለመጫወት ቀዝቃዝ አይቼ ነው በቃ ወይ ከአስራ አንድ ሰዓት በኋላ ወይ ጠዋት ከ አስራሁለት ሰዓት ጀመርክ እስከ አንድ ሰዓት እስከ ቁርስ ድረስ ባለው ሰዓት እንጠቀም ብንጫወት ኳስ አሪፍ ነው እላለሁኝ እና ሁላችንም እንደዚህ እናደርግላለን እላለሁኝ እኔ የማደርገው እንደዛ ነው ቀዝቃዛ የአየር ሁኔታ ያለባቸው ቦታዎች እወዳለሁ ማለት ነው በአጠቃላይ

ሰላም ጤና ይስጥልኝ የትኛውን በዓል ትወደዋለህ ብለህ ለጠየቅኀኝ ጥያቄ። ያው እኔ የምወዳቸው በዓሎች በጣም ብዙ የምወዳቸው በዓሎች አሉ። ያው ሙስሊም ከመሆን አንፃር እንደ ሙስሊም የሙስሊም በዓሎችን በሙሉ እወዳቸዋለሁ ማለት ነው። በጣም ደስ የሚሉ በዓሎች አሉ። ለምሳሌ የኢዳል አድሃ በዓል። እንዲሁም የኢዳል ፈጠር በዓል አሉ ሁለት በዓሎች አሉ። እንደውም ለሙስሊሞች የጁሙአ በዓል ጁሙአ ቀን በዓል ነው እንደ ሙስሊሞች ማለት ነው። ግን በተለይ ሁለቱን በዓሎች የኢድአል ፈጥር እና የኢድአል አዳሃ በዓል በጣም ደስ የሚሉ በዓሎች ናቸው። በጣም የምወዳቸው በዓሎች ናቸው። እና ሁላችንም የምናከብራቸው ናቸው። ከቤተሰብ ጋር ተሰብስበን ዳቦ ቆሎ ፈንዲሻ ምናምን በግብ ታርዶ ምግብ በቃ ምግብ እስከ ጥግ ድረስ ተዘርረውበት የሚጠጡ እስከ ጥግ ተደርድረውበት ለስላሳ መጠጦቶች ማለት ነው። እና ቤተሰባችን በሙሉ አባል በሙሉ እስከ ጥግ የሚገባበት በቃ ሁሉ ነገሮች የሚሰባሰቡበት ስለሆነ በቃ በጣም ደስ የሚልና የሚያስተስት በዓል ነው ማለት ነው። እና በጣም የምወዳቸው በዓሎች ናቸው። በተለይ አሁን የኢዳል በዓል ላይ በቃ የማይገኝ የቤተሰብ አባል የለም። በቃ በተላይ በቃ እዚህ የስጋ ምናምን ይታረዳል ግዴታ ነው። እናረዳለን በቃ ምንድነው? በቃ በጣም አረ ብዙ ብዙ ነገሮች አሉ ማለት ነው የኢዳል አድሃ ላይ የሚሰሩ ነገሮች ማለት ነው። እና እነሱን ነገሮች ላይ በቃ በጣም በጣም የምወዳቸው በዓሎች ናቸው ማለት ነው። በቃ ፏ ፈታ ብለህ ከወንድሞችህ ጋር ከእህቶችህ ጋር ከጓደኞችህ ጋር እንደውም ፍቅረኛ ካለህ ከፍቅረኛ ጋር ዘና የምትልበት ነገር ስለሆነ። በቃ በአሁን በተለይ ከጓደኛች ጋር ወደ መዝናኛ ቦታ ሄደን የምንዝናናው ነገር በጣም ነው የሚገርመኝ። በጣም ከሰገዳ እንመለሳለን እንደተመለስን ወደ ቤት ሄደን ምግብ ምናምን እንበላለን ያው ምግብ ቤት ላይ። በጣም ብዙ ምግብ ስላለ ወደ ሬስቶራንት ወደ ካፌ ምናምን አንሄድም ወደ ቤት ነው የምንመለሰው በጣም ብዙ ምግብ ስለሚዘጋጅ ማለት ነው። እና እሱን በልተን ወጥተን የምንዝናናው ነገር በቃ ለመዝናናት የምናደርገው ነገር በቃ በጣም የሚገራርሙ ነገሮች አሉ ማለት ነው። እና ትዝዛን ውስጥ ሆነን የምናሳልፋቸው በዓሎች ስለሆኑ በጣም ደሰትባቸዋለሁ በጣም እወዳቸዋለሁ ማለት ነው። እና ከምወዳቸውና ከምደሰትባቸው በዓሎች ውስጥ ሁለቱም እነዚህ ናቸው። እና ለሙስሊም በዓሎች በቃ በጉጉት ነው አለም የሚጠብቃቸው የአለም ሙስሊሞች ማለት ነው በጉጉት የሚጠብቃቸው በዓሎች ናቸው። በቃ ፋ ፈሽ ደመቅ ሸብረቅብለን ነው የምናከብራቸው ማለት ነው። እንደውም ደግሞ ከሙስሊም በዓሎች ውስጥ የዘመን መለወጫ የአዲስ አመት መስከረም አንድ ቀን የምናከብረው በዓል። ደስ ይላል አሁን ያኔ በቃ የበአል ልብሳችንን እንለብሳለን ባህላዊ ልብሶችን ለብሰን ፈታ ብለን። የዋና ፕሮግራም አለ ከጓደኞቻችን ጋር እሱን ነገር ለዋና ሂደን ዋኝተን ስንመለስ በቃ ያለው ስሜት በቃ ይለያል አልኩ በቃ። እንደዛ እንደዛ ነገሮች ስላሉ በቃ በጣም የሚገራርሙ ነገሮች አሉ። ስለዚህ የጣም የምወዳቸው ብዙ አይነት ባህሎች አሉ ማለት ነው። አሁን ለምሳሌ ክርስቲያኖች የሚያከብሩዋቸው ባሎች አሉ። የ ምንድነው? የጥምቀት በዓል ላይ የሚያከብሩት በዓል በቃ ደስ የሚል በዓል ነው። በቃ የት ይጫወቱበት የሚጫወቱበት መንገድ። በቃ የሆነ የሚነሳሱበት መንገድ በቃ ደስ የሚል ነገር ነው። በተለይ አሁን እኛ ወሎየዎች የሙስሊሙ ማህበረሰብ ከዘጠና ምናምን በፐርሰንት በላይ ሙስሊሙ ማህበረሰብ ቢበዛም ግን ክርስቲያኖችን አክብረን የምንኖርበት ሀገር ነው። በቃ እንደ ሃይማኖታችን ነው የምናያቸው እና ተዋደን ነው የምንኖረው። እና ሙስሊሞች ክርስቲያኖች ሲያከብሩ ስናያቸው በጣም ደስ የሚል ባል ነው። ያው በተለይ እኔ ደግሞ ለጨዋታ ልጆቼ ይዘውት የሚሄዱት ነገር ሮሚ ምናምን ብለው ይዘውት የሚሄዱት ነገር በቃ የሚያስደስት ነገር ነው። እና እሱን ነገር እንጠቀማለን ማለት ነው። ሁላችንም በዚህ አይነት መንገድ የምንደሰት ብዬ እመክራለሁኝ እና የለት ተለት ተግባራችን ብሆን እመርጣለሁ ማለት ነው። አመሰግናለሁ።

ሰላም የሸክላ እቃዎችን ትጠቀማለህ ወይ? ብለህ ለጠየቅከኝ ጥያቄ አዎ ብዙ አይነት የሸክላዎች የሸክላ እቃዎችን እጠቀማለሁኝ። በተለይ ከማዘር ጋር ቤተሰብ ጋር በነበርኩበት ነበርክበት ጊዜ ገጠር ላይ በነበርኩበት ሰዓት በዛን ጊዜ የቤተሰብ እቃዎች ላይ በጣም ብዙ ሽክላዎችን እንጠቀም ነበር ማለት ነው። በዛን ታይም ደግሞ ብዙ ጊዜ ሽክላ እቃዎችን የምንጠቀምበት በጣም ብዙ የምንገለገልባቸው የሽክላ እቃዎች አሉ። ከ ለምሳሌ እንዴ ጀበና እንዴው ደግሞ እንዴ አይነት ረከቦት ምናምን ነገሮች እና በጣም ብዙ አይነት ነገሮችን ብዙ አይነት የሸክላ አቅዎችን እንጠቀም ነበር ማለት ነው። ሊስ ሶፋ ጉልቻ ምናምን የመሳሰሉ ነገሮችን በጣም ብዙ ነገሮች አሉ እነሱን እንጠቀም ነበር ማለት ነው። እና በጣም የሸክላ እቃዎች ቀለል ባለዋጋ ይገዛሉ ለመሰበርም ቀላል ቢሆኑም ቶሎ ቢሰበሩም ግን ከጥቅም አንፃር አሪፍ ናቸው። በቃ የሆነ ለምሳሌ በሸክላ የሚሰራ ወጥ በጣም አሪፍ ነው። ምክንያቱም በደንብ ይበስላል ለመብሰል አሪፍ ናቸው አንዴ ከበሰሉ ለማቀዝቀዝ በጣም ብዙ ጊዜ ይፈጅባቸዋል ማለት ነው ቶሎ አይቀዘቅዙም። ስለዚህ እዚያን አጋጣሚ የሸክላ እቃዎችን መጠቀም በጣም አሪፍ ነው ማለት ነው። የሸክላ አቋማችን ደግሞ ብዙ ጊዜ እኔም እጠቀማለሁ ቤተሰብም ማዘርም ትጠቀም ነበር ማለት ነው። ስለዚህ የሸክላ እቃዎችን መጠቀም በጣም አሪፍ ነው እና እኔ ብቻ ሳይሆን እናቴም የሸክላ አቋዎችን ትጠቅም ነበር ማለት ነው። ከሚነግሩህ ነገር ብዙ ገንቦ ኮሬት ጀበና ገንቦ ምናምን የሚባሉ ነገሮች አሉ አሁን ገንቦ ስራ ዋድያት ምናምን የመሳሰሉ ነገሮች ነበሩ በቃ ብዙ ጊዜ ዛሬ ላይ ነው እንጂ የብረት ነገሮች የመጡት ብዙ ጊዜ የሸክላ አውቃዎችን ነበር የምንጠቀመው ማለት ነው። ስለዚህ የሸክላ እቃዎችን መጠቀም በጣም አሪፍ ነገር ነው እና ብዙ ጊዜ የሸክላ እቃዎች እናትና አባቶች ይጠቀሙ ነበር ማለት ነው። ዛሬ ላይ ግን ያው ቴክኖሎጂ እየተመጣ ሰው እየሰለጠነ ሲመጣ ያው የተለየ ነገር መጠቀም ጀመረ ማለት ነው። የተለየ ነገር ስልህ ያው አንዳንዴ የ ብረት እቃዎች መጡ ማለት ነው ሸክላ ቀረና ብረት እቃዎች መጡ። ያው የብረት እቃዎች ደግሞ ከሸክላ እቃዎች የሚተይ የሚሻሉበት ነገሮች የሚሻሉበት እንትን አለ ጥቅም አለ። ያው ብዙ ጊዜ ይቆያሉ እንዲሁም ደግሞ አንዴ ከተገዙ በጣም አሪፍ ናቸው ቶሎ ይበስላሉ። እና በጣም ከብዙ አይነት ደህና አንፃር ከብዙ ነገር አንፃር ሲታይ የሸክላ እቃዎች ይልቅ የብረት እቃዎችን መጠቀም በጣም አሪፍ ነገር ስለሆነ ዛሬ ላይ ብዙ ጊዜ እናቶች ራሱ የሚጠቀሙት። ዲስት እና አንዳንዴ የሸክላ ጀበናዎችን ደስቶችን ጋሽቻ ምናምን ራከበው እነዚህ ነገሮች ነው እንጂ ሌላና አብዛኛውን ነገሮች ግን የሚጠቀሙት በ የረኪና ነው ማለት ነው በብረት ነው ማለት ነው። ስለዚህ እና የጎማ እቃዎችን ነው መጀመሪያ የተመሩት ያው የሸክላ እቃ አንዴ ከወደቀ አይነሳም ማለት ነው ከወደቀ ወደቀ ነው አጣኸው ድጋሚ አታገኘውም ማለት ነው። ስለዚህ የሸክላ እቃዎችን መጠቀም ጥሩ አይደለም ስለዚህ ሁላችንም በተቻለን መጠን የሸክላ እቃዎችን መጠቀም አለ ከመጠቀም ይልቅ ወዴ ወዴ ብረት እቃዎች ወደ መጠቀም ላይ ዞረናል ማለት ነው። እና ሁላችንም በቻልነው መጠን ከሽክላ እቃዎች ይልቅ የብረት እቃዎችን እንጠቀም ብዬ እመርጣለሁኝ። ያው አሪፍ ነገር ናቸው ዛሬ ላይ ድሮ ግን ብዙ ጊዜ የምጠቀማቸው የሸክላ እቃዎች አሉ ዛሬ ላይም ብዙ የምጠቀማቸው የሸክላ እቃዎች አሉ። ለምሳሌ ያህል እንዴ ጀበና ይጠቀማሉ ዛሬም ላይ ቢሆን ማለት ነው። እና እንደነገርኩህ ጋሽቻ የሚባለው ነገር እሱ አለው በተለይ ብዙ ጊዜ በጣም የሚዘወተር ነገር ነው ድስቶች ለምሳሌ ወጥ በጣም ያጣፍጣሉ ዲስት የሽክላ ዲስት ማለት ነው። እና የሽክላ ዲስት መጠቀም አሪፍ ነው ያው እኔ ደግሞ አሁን ባለሁበት ሁኔታ ብዙ ጊዜ የሸክላ የሸክላ እቃዎችን አልጠቀምም። ያው ያለውት ዩኒቨርሲቲ ስለሆኑ ብቻዬን ነው የምኖረው። ከተማሪ ጋር ከጓደኞች ጋር የምኖረው እና የሸክላ እቃዎች ላይ ከዶርማችን ውስጥ የለም እንደዚህ ነገሮች ናቸው ያሉት እነሱም የሸክላ አደሉም ማለት ነው።